በብዙ ህዝብ መካከል መሆን ታመቻችህ። በብዙ ህዝብ መካከል መሆን። ብዙ ሰው ላይመቸው ይችላል። ምክንያቱም ነጻነትን ያሳጣል። ወደ ውስጣችን የፍርሃት ስሜት ሊሰማን ይችላል በተለይ ፊት ለፊት የምንሆን ከሆነ እና። ብዙ ሰዎች የሚከቡን ከሆነ። የፍርሃት ስሜት ልምዱ ከሌለን የፍርሃት ስሜት ሊሰማን ይችላል። እኔ ግን በብዙ ህዝብ መካከል መሆን። ምቾት ይሰጠኛል ያን ያክል ምቾቴን አይነሳኝም። ነገር ግን አንዳንድ እንትኖች ይኖራሉ በተለይ ደግሞ እንቅልፍ ለመተኛት። በምንሞክርበት ሰዓት በዙሪያችን ብዙ ሰዎች ካሉ በዙሪያችን ጫጫታ ካለ። እና አላስፈላጊው አላስፈላጊው ሁከት ካለ። ምቾት ሊነሳን ይችላል ስለዚህ የመመቸት ስሜት ላይኖረው ይችላል። ከዛ ውጪ ግን። በተለያዩ አጋጣሚዎች ከብዙ ሰዎች መካከል መሆን ምቾቴን አይነሳኝም። ከብዙ ሰዎች ፊት ለፊት ማውራት መናገር ጩኸቴን አይነሳኝም አመሰግናለሁ

የምትወደው መተግበሪያ ምንድነው? የምወደው መተግበሪያ የተለያዩ መተግበሪያዎች አሉ። አሁን ላይ በጣም የምንጠቀምባቸው እያንዳንዱ መተግበሪያዎች ስራዎችን ያቀልልናል አድካሚ ስራዎችን በቀላሉ መስራት እንድንችል። በተለይ ደግሞ እኔ በጣም የምወደው የንግድ ባንክ ሞባይል ባንኪንግ መተግበሪያ በጣም ከምወዳቸው መተግበሪያዎች መካከል አንዱ ነው። ይህ መተግበሪያ እንግዲህ ከዝ በፊት እንደምናውቀው። ክፍያዎችን ለመክፈል ብር ከ አንድ ባንክ ከአንድ ቅርንጫፍ ከአንድ ሰው ወደ ሌላ ሰው ለማስተላለፍ የተለያዩ የብር ትራንዛክሽኖች ወይም ልውጦችን ለማድረግ አስቸጋሪ ነው። ሄደን ባንክ ድረስ ሄደን በአካል ሰልፍ ተሰልፈን ሰልፉ ሲደርሰን። ባንክ የትራንስፈር ወይም የዝውውር የገንዘብ ዝውውር ወይም የወጭ ጽፈን እና በጣም አድካሚ ስለነበረ እሱን ነገር ስላቀለለልን። አሁን ላይ የ ንግድ ባንክ መተግበሪያ የንግድ ባንክ ሞባይል ባንኪንግ መተግበሪያ በጣም የሚያስደስትና የምወደው ምክንያቱም ችግሮችን ያቀላል ጊዜያችንን ይቆጥባል ጉልበታችንን ይቆጠባል ገንዘባችንን ይቆጠባል። በዚህ ምክንያት የምወደው መተግበሪያ የንግድ ባንክ ኢትዮጵያ ንግድ ባንክ ሞባይል ባንኪንግ መተግበሪያ ነው። አመሰግናለሁ

መተግበሪያዎችን ታወርዳለህ? አዎ መተግበሪያዎችን ብዙ ጊዜ አወርዳለሁ። እንግዲህ መተገበሪያዎች እንደሚታወቀው በጣም ነገሮችን ቀላል የሚያደርጉልን ከባድ የሚባሉ ነገሮችን በቀላሉ መስራት እንድንችል የሚያግዙን በአጠቃላይ የሰውን ልጅ የቀን ተቀን እንቅስቃሴ በማገዝ ትልቅ የሚባል አስተዋጽኦ ያበረክታሉ። በዚህ ምክንያት እኔም ከእኔ ጋር የሚገናኙ የተለያዩ መተግበሪያዎችን አወርዳለሁ እጠቀማለሁ ማለት ነው። ስለዚህ መተግበሪያዎችን ታወርዳለህ? የሚለው አዎ አወርዳለሁ

መንዳት ትችላለህ? አዎ መንዳት እችላለሁ። እንግዲህ ከሰባት ወር በፊት መንጃ ፍቃዳው አውጥቻለሁ ባቢሲኒያ የአሽከርካሪዎች ማሰልጠኛ ተቋም ተመዝግቤ አስራ አንድ ሺህ ብር አካባቢ ከፍዬ መንጃ ፍቃድ አውጥቻለሁ። መንጃ ፍቃዱንም በተለይ ፈተናው ሁለት አይነት ፈተና ነበረ የተግባር ፈተና እና የኮምፒውተር ፈተና ተብሎ በሁለት ይከፈላል። የኮምፒውተር ፈተናውን በጥሩ ውጤት ሳጠናቀቅ የተግባር ፈተናው ትንሽ አስቸጋሪና ከባድ ነበር ለኔ ምክንያቱም ተግባራዊ ልምድ ክፍተት ስለነበረብኝ ነገር ግን እንደዛም ሆኖ ፈተናውን ማለፍ ችያለሁ። ስለዚህ ከዛሬ ሰባት ወር አካባቢ በፊት ጀምሮ የመንጃ ፍቃድ ተሰጥቶኛል። የመንጃ የምስክር እውቀት ተሰጥቶኛል። መንዳትም በትክክል እችላለሁ ያው መንዳት የምችለው የያዙት የያዝኩት መንጃ ፍቃድ ህዝብ አንድ የሚባለው መንጃ ፍቃድ ስለሆነ። ህዝብ አንድ ደግሞ ከ አንድ እስከ ሃያ አራት ሰው መጫን የሚችሉ ተሽከርካሪዎችን ነው። ማሽከርከር የምችለው ከሃያ አራት አራት ሰው በላይ መጫን የሚችሉ ተሽከርካሪዎች እኔ ማሽከርከር አልችልም ማለት ነው። አመሰግናለሁ

እሳት ማንደድ ትችላለህ? አዎ እሳት ማንደድ እችላለሁ። እሳት እንግዲህ በተለይ የኤሌክትሪክ ሀይል እጥረት ባለባቸው አካባቢዎች ለምግብ ማብሰያነት እና ለተለያዩ ነገሮች የምንጠቀመው እሳት ነው። ስለዚህ በተለይ በገሪቱ በገጠሪቷ የሀገሪቱ ክፍል አካባቢዎች እሳት እንደ ዋና የምግብ ማብሰያነት እንጠቀመዋለን። እኔም ተወልጄ ያደኩት ገጠር አካባቢ ስለሆነ ገጠር አካባቢ ደግሞ ሙሉ ለሙሉ እሳት ነው የምንጠቀመው። እና በተለይ እስከ አስራ ስምንት አመት አካባቢ እንጨት ቆርጬ በማምጣት እንጨቱን በማንደድ ምግብ በማብሰል ከቤተሰቦቼ ጋር እየተጋገዝን የኖርነው። ስለዚህ እሳት ማንደድ እችላለሁ።

ስትታመም ከስራ ትቆያለህ? አዎ ስታመም ከስራ እቆያለሁ ብዙ ጊዜ። ስታመም ወደ ስራ መግባት አልችልም ምክንያቱም ስራም ገብቼ ውጤታማ ስራ ስለማልሰራ። ያለው አማራጭ ጤናዬን ጠብቆ ወዲያው የህክምና አገልግሎት ለማግኘት ወደ ጤና ተቋም መሄድ ነው። ጤና ተቋም ሄጄ አስፈላጊውን ህክምና ካረኩና ካገገምኩ በኋላ ወደ ስራ እመልሳለሁ ማለት ነው። ከዛ ውጪ ግን እያመመኝ ወደ ስራ መግባት አልችልም። ምክንያቱም አንደኛ የህመሙ መጠን ይጨምርና እኔን ወደ ከባድ አደጋ ውስጥ ያስገባኛል። ሁለተኛ እየታመንኩ ስራ ብጀምርና ስራ ብሰራ እንኳን ውጤታማ ስራ መስራት ስለማልችል። ለመስሪያ ቤቱም ለኔም አስፈላጊ ስላልሆነ። ወዲያው ወደ ጤና ተቋማት በመሄድ አስፈላጊውን ህክምና በማድረግ ካገገምኩ በኋላ ወደ ስራ እመለሳለሁ እመሰግናለሁ።